ለስራ ትጓዛለህ የሚለው ጥያቄ ለመመለስ? ለስራ እጓዛለሁ ነገር ግን ከቤት ወደ ስራ የምመላለስበት ርቀት በጣም አጭር ነው። ሁለት ኪሎ ሜትር አካባቢ የሚሆን ሲሆን ለዚህ ርቀትም የምሰራበት መስሪያ ቤት። የትራንስፖርት ሰርቪስ ስላለው በትራስፖርት ወይም ለትራስፖርት አገልግሎት የተዘጋጀ ባስ ስላለ በሱ አማካኝነት ከቤቴ ወደ ስራ ስራ ቦታዬ እና ከስራ ቦታዬ ወደ ቤቴ በሰአቱ የሚያመላልሰን ትራንስፖርት መኪና አለ። እሱን መኪና ተጠቅመን እንጓጓዛለን ማለት ነው። ስለዚህ ለስራ ትጓዛለህ ወይ የሚለው ረጅም ርቀት ሳይሆን አጭር ርቀት። እጓዛለሁ ነገር ግን ለአንዳንድ ለስብሰባ እና ለአንዳንድ ጉዳዮች ለመስክ ምልከታ ራቅ ላለ ጉዳይ ርቀት ልጓዝ እችላለሁ። ከዛ ውጪ ግን ከቤት ወደ ስራ ቦታ የምጓጓዘው ለአጭር ርቀት ነው እጓዛለሁ አዎ

የክላውድ ማክማቻ ትጠቀማለህ የሚል ጥያቄ ተጠይቋል። ለዚህ መልስ የሚሆን የክላውድ ማካመቻ እስካሁን ድረስ አልጠቀምም። በዋናነት የምትጠቀመው ጉግል ድራይቭ ነው። እኔ ጉግል ድራይቭ እና ኖርማል እንትናችን ጋር ስልካችን ጋር የተቀመጡ ኮምፒውተራችን ጋር የተቀመጡ ስቶሬጆችን እጠቀማለሁ ሚሞሪዎችን እጠቀማለሁ። ከዛ ውጪ ግን በዋናነት ኦንላይን ማከማቻ የምጠቀመው ጉግል ድራይቭ ነው ማለት ነው። አመሰግናለሁ

ስለ ፀጉርህ መንከባከብ ትወዳለህ ወይ? ይላል ፀጉር መንከባከብ አክቹዋሊ ብዙ አይደለውም ጥሩም የሚባል አይነት አክቲቭ የሚባል ወይም ንቁ የሚባል ሰው አይደለም። ፀጉር መንከባከብ ላይ ምክንያቱም ምናልባት ፀጉሬን ከመታጠብ ውጪ የተለያዩ ሻምፖ ኮንዲሽነር የሚባሉ ነገሮችን አልጠቀምም። ነገር ግን ፀጉሬን በስነ ስርዓት በሳሙና እታጠባለሁ። በሳሙና ከታጠብኩ በኋላ ፀጉሬን አደርቃለሁ። በሰአቱ ፀጉር ቤት እሄዳለሁ። ከዛ ውጪ ግን የተለያዩ ለፀጉር የሚሆኑ ቅባቶችን በመግዛት በመንከባከብ የምታወቅ ሰው አይደለሁም። እና ፀጉር ትንከባከባለህ ወይ? መንከባከብ ትወዳለህ ወይ? ለሚለው ፀጉር መንከባከብ ያን ያክል አይደለውም ወይም አልወድም ማለት ይቻላል። አመሰግናለሁ

ማንቂያ ሰዓት ትጠቀማለህ? ይላል ማንቂያ ሰዓት እንግዲህ እውነት ለመናገር ማንቂያ ሰዓትን መጠቀም በተለይ ደግሞ በሰአት መንቃት ለማይችሉ ሰዎች በጣም አስፈላጊ ነው። እኔ ግን የተለመደው ነገር ምንድነው ሁሌም ቢሆን አራት ሰዓት ማታ ምሽት አራት ሰዓት እተኛለሁ ጠዋት አስራ ሁለት ሰዓት እነቃለሁ። አእምሮዬ ይሄን ልምድ ሙሉ ለሙሉ ይዞታል እና ከዚህ ልምድ ብዙ የተለየ ነገር አላደርግም። ግን አልፎ አልፎ ከአራት ሰዓት በኋላ ስተኛ ወይም አምስት ሰዓት ስድስት ሰዓት ምሽት በምተኛበት ሰዓት አስራ ሁለት ሰዓት አልነቃም በተለይ ሌላ ሰዓት ላይ ነው የምነቃው ወይ ፈጥኜ ልነቃ እችላለሁ ወይ ዘግይቼ ልነቃ እችላለሁ። ስለዚህ በዚህ ምክንያት እንደዚህ ለየት ያለ አጋጣሚ በሚኖርበት ሰዓት የማንቂያ ሰዓት እጠቀማለሁ። ከዛ ውጪ ደግሞ በትክክለኛው ሰዓት በአራት ሰዓት በተለመደው ሰዓት ተኝቼ እንኳን ቀድሜ መንቃት የምፈልግ ከሆነ ለምሳሌ ዘጠኝ ሰዓት እና ስምንት ሰዓት ወይም ከዚህ በተለየ ሰዓት መንቃት የምፈልግ ከሆነ የማንቂያ ሰዓት እጠቀማለሁ ማለት ነው።

ስዎችን እንዴት? ታስተዋውቃለህ ይላል ሰዎች ጋር እንግዲህ በተለያየ መንገድ መተዋወቅ ይቻላል ሰዎች ጋር በተለይ ደግሞ በስራ ምክንያት የምተዋወቃቸው ሰዎች ይበዛሉ በስራ ምክንያት ከሌሎች ሰዎች ጋር የመተዋወቅ እድሌ ከፍተኛ ነው ለምሳሌ አጫጭር ስልጠናዎች ከአሁን ከምሰራበት መስሪያ ቤት ውጪ እድሉን በማገኝበት ሰዓት ከተለያዩ ሰዎች ጋር እተዋወቃለው። ሌላ ደግሞ ትራንስፖርት ላይ ከተለያዩ ሰዎች ጋር እተዋወቃለው ከአንድ ከተማ ወደ ሌላ ከተማ በምጓጓዝበት ሰዓት የተለያዩ ሰዎችን አገኛለው በዛም ሰዓት አዳዲስ ሰዎችን ስለማገኝ ከእነሱ ጋርም ትውውቅ እፈጥራለው። ከዛ ውጪ ደግሞ ትምህርት ቤት አከባቢ ለምሳሌ ልጆች በሚማሩበት አከባቢ በምሄድበት ሰዓት አዳዲስ ሰዎችን አገኛለው ኳስ መጫወት ስፖርት ሜዳ ጂም አከባቢ ጂም ቤቶች አከባቢ ስፖርታዊ እንቅስቃሴ የሚበዛባቸው አከባቢዎች ጋር በምንቀሳቀስበት ሰዓት አዳዲስ ሰዎችን እተዋወቃለው። አመሰግናለው

በስራ ቦታ ጓደኛ አለህ ይላል? አዎ በስራ ቦታዬ በጣም ብዙ ጓደኞች አሉኝ። በተለይ ደግሞ ስራ ቦታ ስራዬን እንድወድ የሚያደርጉኝ። ወደ ስራዬ ቶሎ ቶሎ መግባት እንድናፍቅ የሚያደርጉኝ በጣም ጥሩ ጥሩ ጓደኞች አሉኝ። አዳዲስ ነገር ስፈልግ እነሱን ጠይቄ ነው። መፍትሄ የማገኘው። ነገሮች በሚያስቸግሩኝ ሰዓት አንዳንድ ተግዳሮቶች በሚገጥሙኝ ሰዓት ጓደኞችን በመጠየቅ የችግሩ መፍትሄ ይሆኑኛል ማለት ነው። እና ስራ ቦታ ላይ ጥሩ የሚባሉ ሁለት ሶስት እስከ አምስት የሚሆኑ ጓደኞች አሉኝ እነኚህ ጓደኞች ታማኞች ናቸው። እኔ በምፈልጋቸው ሰዓት። እኔ በቸገረኝ ሰዓት በጊዜው መድረስ የሚችሉ ታማኝ ጓደኞች አሉኝ ማለት ነው። በስራ ቦታ ላይ ጓደኞች ሲኖሩ በጣም ጥሩ የስራ የስራ አካባቢ ይኖረናል ስራችንን እንድንወደው ያደርገናል። ስራችንን ንቁ ሆነን እንድንሰራ ስለሚያደርገን። የስራ ጓደኛ መኖር ጥሩ ነው አመሰግናለሁ

ደሞዝ በየትኛው ቀን ታገኛለህ ይላል? ደሞዝ እንግዲህ በእኛ መስሪያ ቤት የተለመደው የደሞዝ ቀን የሚባለው በኢትዮጵያ አቆጣጠር ወር በገባ በሃያ አምስተኛው ቀን አካባቢ ከሃያ አንደኛው ቀን እስከ ሃያ ስምንተኛ ቀን በአማካይ ደሞዝ ይገባል። ነገር ግን አንዳንዴ በጣም የተለየና ያልተለመደ ነገር አልፎ አልፎ ያስገባሉ ወይም ደሞዝ ይገባልናል ያ ምንድነው? በአስራ ዘጥኝ እና በሃያ ወር በገባ በአስራ ዘጥኝ እና በሃያ ደሞዝ የሚገባበት አጋጣሚዎች አሉ። አንዳንዴ ደግሞ ከሃያ ስምንት በኋላ አልፎ አልፎ ማለት ነው ሁል ጊዜ እንኳን አይደለም። ግን አልፎ አልፎ ከሃያ ስምንት በኋላ በሃያ ዘጠኝ በሰላሳ ከአመት ሁለት ቀን ወይስ ሶስት ቀን አካባቢ የሚገባበት አጋጣሚ አለ። ግን በአማካይ የተለመደው እና እኛ አሁን የለመድነው ነገር ከሃያ አንድ እስከ ሃያ አምስት ባለው ጊዜ ውስጥ ደሞዝ ወደ አካውንታችን ይገባል። ብለን እንጠብቃለን

የምትወደው ጣፋጭ ምግብ ምንድነው? ይላል እንግዲህ ጣፋጭ የሚባሉ ምግቦች እንደሚታወቀው ብዙ ጊዜ እንድናዘወትር አይመከርም ምክንያቱም እነዚህ እነኚህ ጣፋጭ የሚባሉ ምግቦች በውስጣቸው የስኳር መጠናቸው ከፍተኛ ነው። ተብሎ ስለሚታሰብ ስኳር እና ጨው ነገሮች ደግሞ ለሰውነታችን በጣም አስቸጋሪ ምግቦች ስለሆኑ ለጤናችን የማይመከሩ ምግቦች በመሆናቸው ምክንያት ጣፋጭ ምግቦች እንድናዘወትር አይመከርም። ነገር ግን እኔ ከምወዳቸው ጣፋጭ ምግብ ብዙ ጊዜ አልመገብም። በርግጥ እና ከምወዳቸው ጣፋጭ ምግቦች መካከል ኬክ የመጀመሪያው ነው። ኬክ ቶሎ ቶሎ መብላት ምናልባትም ጤናዬ ጋር ከሚያመጣው ተጽዕኖ አንፃር ቶሎ ቶሎ መመገብ አልፈልግም ወይም አልወድም። ነገር ግን ጣፋጭነቱ አንዳንዴ አልፎ አልፎ ብትጠቀመው ደስ ስለሚለኝ። ኬክ ጣፋጭ ከሚባሉ ምግቦች መካከል ኬክን እንደ ቅድሚያ የምጠቀመው የምግብ አይነት ነው። አመሰግናለሁ

በመስመር ላይ ሙዚቃ ትሰማለህ ወይ ይላል? እንግዲህ ድሮ ትንሽ ከአመታት በፊት በመስመር ላይ ሙዚቃ ማዳመጥና መስማት እንዲሁም መዝናናት በጣም ከሚያስደስቱኝ ነገሮች መካከል አእምሮዬን ዘና ከሚያደርጉ ነገሮች መካከል ነበረ ነገር ግን ቀስ በቀስ መስመር ላይ ሙዚቃ መስማት ኋላ ቀርነት ሚመስሉ ነገሮች እየታዩ ነው። እና መስመር ላይ ሙዚቃ አልሰማም በተለይ ደግሞ ስራዎችን በምስራበት ሰዓት አሁን አሁን ሙዚቃ ከሰማው ትኩረቴን ስለማጣ። መስመር ላይ ሙዚቃ እየሰማሁ ስራ መስራት እቸገራለው። እና በዛ ምክንያት ስራዬን ብቻ በትኩረት ለመስራት ያክል ሌሎች ነገሮችን መስመር ላይ ከሚሰሙ ሙዚቃ ነክ ነገሮች ሌላም ፊልምም ሊሆን ይችላል። ሌሎች ነገሮችም ሊሆን ይችላል ከመስማት ተቆጥቤ ስራ ላይ ብቻ ነው ትኩረት የማደርገው ማለት ነው። ስለዚህ በመስመር ላይ ሙዚቃ ትሰማለህ ወይ ለሚለው ጥያቄ? በመስመር ላይ ሙዚቃ አልሰማም።

ብስክሌት ትጋልባለህ ይላል? ብስክሌት መጋለብ እችላለሁ በችሎታ ዙሪያ እችላለሁ። ብስክሌት መጋለብ ነገር ግን ብስክሌት በምጋልፍበት ሰዓት ብዙ ጊዜ መቀመጫ አካባቢ የህመም ስሜት ይሰማኛል። በተለይ ደግሞ ብዙ ጊዜ ለብዙ ሰዓታት ብስክሌት የሚጋልብ ከሆነ የመቀመጫ አካባቢ ያሉ ሰውነት ክፍሎች የህመም ስሜት ይሰማኛል የድካም ስሜት ይሰማኛል። በዛ ምክንያት ብስክሌት ማዘውተር እቸገራለሁ። ነገር ግን ብስክሌት መጋለብ በመውደድ ደረጃ እወዳለሁ ብስክሌት መጋለብ ችሎታውም አለኝ። ግን እንደነገርኩህ እንደነገርኩህ እንደተናገሩት ቀደም ሲል ብስክሌት በተደጋጋሚ በምጋልብበት ሰዓት። በተለይ ደግሞ አቅበት ነገሮችን አቀበት የሆኑ አቀበት ባለው መንገድ ላይ ብስክሌት የምጋልብ ከሆነ ትንሽ እግሮች አካባቢ ወይ መቀመጫ አካባቢ። የአለመስማማት ነገር ወይም የህመም ስሜት ስለሚሰማኝ በዛ ምክንያት ብስክሌት አሁን አልጋ አለው

ቀርቀሃ በአካባቢዎ ያድጋል ለሚለው ጥያቄ መልስ የሚሆነው አዎ ያድጋል። ቀርከሃ በተለይ ጎጆ ቤቶችን ለመስራት እና። አንዳንድ ባስኬት ወይም ቅርጫት ነገሮችን ለመስራት። አስፈላጊ ነው አስፈላጊ ነው በጣም ነው። ቆንጆ ቆንጆ ቅርጫቶችን ለመስራት ያገለግላል እንዲሁም በጣም ብዙ ዘርፈ ዘርፈ ብዙ ጥቅም የሚሰጥ የአትክልት አይነት ነው። እና የአካባቢያችን ላይም ቀርቀሃ በደንብ ያድጋል። ከቀርቀሃ በተጨማሪ እነዚህ ባህር እንትኖች ምንድነው? ሸንበቆ የሚባለውም ያድጋል። ከሸንበቆ በላይ ግን ቀርቀሃ በጣም ጠንካራና በጣም ጠንካራና ለተለያየ አገልግሎት የሚውል የዛፍ አይነት ነው። ወይም ዛፍ ነው የሚባለው ወይም አትክልት አይነት ነው። አትክልት እንኳን ለማለት ያስቸግራል በርግጥ ግን ቀርቀሃ በአካባቢያችን ያድጋል። ለተለያዩ ጥቅሞችም እንጠቀምበታለን ዋጋውም የተሻለ ውድ ነው ማለት ነው። አመሰግናለሁ

አዎንታዊ አስተያየት ተቀብሎ ታውቃለህ ይላል አዎንታዊ አስተያየት በተደጋጋሚ ተቀብዬ አውቃለሁ። ያው በተለይ ደግሞ ተማሪዎችን በማስተምርበት ሰዓት ተማሪዎችን ካስተማርኩ በኋላ አንዳንድ ጊዜ አስተያየት መቀበል በጣም ደስ ይለኛል ከተማሪዎቹ የምቀበላቸው አስተያየት አስተያየቶች ደግሞ አንዳንድ አስተያየቶች ማስተካከል ያለብኝ እና ገንቢ የሆኑ አስተያየቶች አሉ አንዳንዶቹ ደግሞ አወንታዊ እና የአድናቆት አስተያየቶች። አስተያየት ይሰጠኛል ብዙ ጊዜ ማለት ነው። ስለዚህ እነኚህን አስተያየቶች እኔም በደስታ ተቀብዬ ማስተካከል ያለብኝን ደግሞ አስተካክላለሁ ማለት ነው። እና የአዎንታዊ አስተያየት ተቀብለህ ታውቃለህ የሚለው? አዎ ተቀብዬ አውቃለሁ ትምህርት ቤት ውስጥ ከተማሪዎች ተቀብዬ አውቃለሁ። ከሌሎች የስራ ባልደረቦቼ አዎንታዊ አስተያየትም ተቀብዬ አውቃለሁ ማለት ነው። በጠቅላላው አዎ ይሆናል መልሱ ማለት ነው።

ምን አዲስ ነገር መማር ትፈልጋለህ ለሚለው ጥያቄ እንግዲህ በዚህ ዘመን በጣም ብዙ አዳዲስ ነገሮችን መማር። ትርፋማ ያደርገናል ራሳችን ላይ ለውጥ እንድናመጣና ለተሻለ ስራ ለተሻለ ሀላፊነት ራሳችን ስለሚያግዝን። አዳዲስ ነገሮችን መማር ጥሩ ነው። ነገር ግን በምን ዘርፍ የሚለው? በተለይ በአሁን አሁን ሰው ሰራሽ አስተውሎት እሚባለው ወይም አርቲፊሻል ኢንተለጀንስ በእንግሊዘኛ እሚባለው አካባቢ ብማር አዳዲስ ነገር አገኛለሁ ብዬ አስባለሁ። ከቴክኖሎጂ ጋር በተገናኘ አለም እንግዲህ በአጭር ጊዜ ውስጥ እየተቀያየረች ትገኛለች። በዚህ አጭር ጊዜ ውስጥ ደግሞ ከአለም ጋር ከሚቀያየረው ነገር ጋር አብሮ ለመጓዝ ሲባል። አርቲፊሻል ኢንተለጀንስ ወይም ሰው ሰራሽ አስተውሎትን መማር አስፈላጊ ነው ብዬ አምናለሁ ስለዚህ። ሰው ሰራሽ አስተውሎት ብማር እፈልጋለሁ አመሰግናለሁ

የትንኝ መረብ ትጠቀማለህ? ለሚለው ጥያቄ መልሱ። የትንኝ መረብ አልጠቀምም የማልጠቀምበት ምክንያት ደግሞ ምንድነው? እንግዲህ ትንኞች በተለይ እኛ አካባቢ ደጋማ አካባቢ ነው። ውሃ የቋጠረ ነገር የለም። እና የትንኝ የስርጭት መጠኑ ዝቅተኛ የሚባል አካባቢ ስለሆነ የትንኝ መረብ አንጠቀምም ነገር ግን አንዳንዴ በተለይ ህፃናት ጨቅላ ህፃናት ያሉበት አካባቢ። የትንኝ የስርጭት መጠኑ ትንሽ ቢሆንም እንኳ ግን አሉ ትንኞች አሉ መጠናቸው ትንሽ ነው። ግን ያን ያክል ትንኞቹ ዮባ በሽታን የሚያስተላልፉ አይደሉም። ስለዚህ ትናንሽ ህፃናት በሚመዙበት አካባቢ የትንኝ መረብ እንጠቀማለን። ነገር ግን አሁን አሁን ላይ እኛ ቤት ውስጥ የትንኝ መረብ አንጠቀምም። ምክንያቱም ህፃናትም ትንሽ ህፃን የሚባልም የለም ከዛ ውጪ የትንኞቹ ስርጭትም ዝቅተኛ ስለሆነ ነው ማለት ነው። አመሰግናለሁ

የምትወደው ፊልም ምንድነው? ፊልም ማየት እወዳለሁ በርግጥ ፊልም ማየት እወዳለሁ። ነገር ግን በስራ ጫና ምክንያት ፊልም ላልከታተል እችላለሁ። ማለቴ በፊት በፊት ፍሪ በመሆን ከስራ ነፃ በመሆንበት ሰዓት። ፊልሞችን ከመስመር ላይ እያዋረድኩ እንዲሁም ደግሞ የሚሸጡ ከሆነ ሲዲያቸውን እየገዛሁ ቤት ውስጥ ቁጭ ብዬ ፊልሞችን ማየት በጣም እወዳለሁ። ከምወዳቸው ፊልሞች መካከል በአማርኛ ሌባና ፖሊስ የሚል ፊልም አለ። እሱን ፊልም እወደዋለሁ በጣም ያዝናናል በቀልድ መልክ መልእክትን የሚያስተላልፍ ቆንጆ ፊልም ነው። ከእንግሊዘኛ ደግሞ ፋስት ኤንድ ፍሬስ የሚለውን ፊልም እወደዋለሁ ማለት ነው። ስለዚህ አመሰግናለሁ። የምትወደው ፊልም ምንድነው? ለሚለው የምወደው ፊልም ከአማርኛ ሌባና ፖሊስ የእንግሊዘኛ ፋስት ኤንድ ፍሬስ ነው ማለት ነው

ወደ ስራ እንዴት ትሄዳለህ? ለሚለው ጥያቄ ወደ ስራ የሚሄደው ብዙ ጊዜ የስራ መኪና የትራንስፖርት አገልግሎት ስላለን የስራ መኪና ስላለ እሱን ተጠቅመን ወደ ስራ ቦታ እንሄዳለን ብዙ ጊዜ ማለት ነው። አንዳንዴ ግን በተለይ ደግሞ መኪና ነዳጅ በሚጠፋበት ሰዓት መኪና ስለማይኖር በእግራችን ወይም የባጃጅ ትራንስፖርት ታክሲ ትራንስፖርት ተጠቅመን በግላችን ወደ ስራ ቦታችን ልንገባ እንችላለን። ግን ያው እንደሚታወቀው ብዙ ጊዜ የስራ መኪና ወይም ለ የትራንስፖርት አገልግሎት። ድርጅቱ ስለሚሰጥ እሱን ተጠቅመን ወደ ስራ ቦታችን እንገባለን። አመሰግናለሁ

የመንገድህን ስም ታውቃለህ ይላል? እንግዲህ የመንገድ ስም የተለያዩ የመንገድ ስሞችን አውቃለሁ። በዋናነት ግን እኔ ከምኖርበት አካባቢ የሚቀርበው የመንገድ ስም። አብማ መንገድ የሚባል መንገድ አለ። ይሄ አብማ መንገድ። የሚባለው ከኤፍኤም ሆቴል ወደ ቦሌ የሚወስድ መንገድ ሲሆን። መንገዱ ሁለት አካፋይ ነው በግራና በቀኝ። አራት መኪኖችን ማስኬድ ይችላል ት ወይም ሁለት አቅጣጫ መንገድ ነው ባለሁለት አቅጣጫ መንገድ ነው። ስለዚህ የአብማ መንገድ ይባላል ማለት ነው

ቅመማ ቅመም የበዛበት ምግብ ትወዳለህ? ቅመማ ቅመም የበዛበት ምግብ አልወድም ምክንያቱም ቅመሞቹ በሚበዙበት ሰዓት ምግቡን ከተመገብኩት በኋላ ጨጓራዬ አካባቢ ቶሎ ያልመፈጨት ነገር እና ምግቡ ብዙ ጊዜ ሆዴ ውስጥ የመቆየት ችግር ይፈጥርብኛል። ስለዚህ በዚህ ምክንያት ቅማማ ቅማም የበዛበት ነገር አልወድም። በተለይ ደግሞ በጣም ቅመሞች በሚበዙበት ሰዓት ምግባችን ቶሎ የመፈጨት ነገሩ ይቀንሳል ምክንያቱም የጨጓራችንን አቅም እንዲቀንስ ስለ ሚያደርገው ማለት ነው። በዚህ ምክንያት ቅመማ ቅመም የበዙበትን ምግቦች አልመገብም። ምናልባት በስህተት ሳላውቀው መመገብ ከሆነ ግን በጣም ስለሚያስቸግረኝ ውስጤ ጥሩ ስለማይሆን። ቀድሜ እየጠየኩ ልመገብ እችላለሁ። ይሄ ነገር ምን ቅመም አለው በተለይ በሽታ ማውቀው ከሆነ ምግቡ ሚሸት ከሆነ ቅመም እንደበዛበት ማውቀው ከሆነ ልጠይቅ እችላለሁ። ብዙ ቅመም አለበት ወይ? ምን ምን ቅመም አለበት ብዬ አረጋግጬ ነው ምግብ ምበላው እንጂ አልወድም

ከስራ ባልደረቦችህ ጋር ጥሩ ግንኙነት አለህ ለሚለው ጥያቄ መልሱ አዎ ከስራ ባልደረቦቼ ጋር ጥሩ ግንኙነት አለኝ። ከስራ ባልደረቦች ጋር ጥሩ ግንኙነት የማይኖር ከሆነ ውጤታማ ስራ መስራት አንችልም። የምንሰራው ስራ ውጤታማ አንሆንም ጥሩ የስራ አካባቢ መፍጠር አንችልም ወደ ስራ ለመግባት ጥሩ ሞራል አናገኝም። ስለዚህ ከስራ ባልደረቦቻችን ጋር ጥሩ የስራ ግንኙነት ጥሩ ግንኙነት ሊኖረን ይገባል። ብዙ ጊዜ እንግዲህ የተለመደ በጣም ስህተት የሚሆነው ምንድነው? በአካባቢያችን ያሉ ሰዎች ጋር በተለይ በስራ አካባቢያችን ያሉ ሰዎች ጋር ጥሩ ግንኙነት የማይኖር ከሆነ እና ውስጣችን ቂም የሚይዝ ከሆነ የምንሰራው ስራ በአግባቡ መስራት አንችልም። ስራዎች ደግሞ ስራ አካባቢ ስራዎች እርስ በእርሳቸው የተያያዙ ናቸው። እኔ የምሰራው እና ሌላኛው የስራ ባልደረቢያ የሚሰራው ስራን የተያያዘ ከእሱ ግብአት የምፈልግ ሊሆን ይችላል። ስለዚህ ጥሩ ግንኙነት ከሌለን ከእሱ የምፈልገው ነገር ውጤታማ ስራ ላያሰራኝ ይችላል። ግን ሆኖ ስር ግን ነገር ላይሰጠኝ ይችላል ማለት ነው። ስለዚህ በስራ አካባቢያችን ከስራ ባልደረቦች ጋ ጥሩ የሆነ ግንኙነት ሊኖረን ይገባል ማለት ነው። እኔም ከስራ ባልደረቦቼ ጋር ጥሩ ግንኙነት አለኝ

የትኛውን የቀኑን ሰዓት ትወዳለህ ይላል? ብዙ ጊዜ እንግዲህ በተለይ ምሳ ሰዓት አካባቢ ያለችዋ ጊዜ እወዳለሁ። እኔ ምክንያቱም ምሳ ሰዓት አካባቢ ከስራ ጫና እረፍት የምናገኝበት እና ከእረፍት ከስራ ወጠን ቤታችን ሄደን የምሳ ምሳ የምናደርግበት ምሳ የምንበላበት ቡና የምንጠጣበት እና ሰውነታችን አእምሮአችን እረፍት የሚያገኝባት አጭር ሰዓት ስለሆነች ያቺን ሰዓት በጣም እወዳታለሁ። ከዛ በተጨማሪ ደግሞ እንዲሁ ደግሞ ስራ ውለን ማታ ከአሥራ አንድ ሰዓት ተኩል በኋላ ከስራ ወጥተን እረፍት የምናደርግበት ሰዓት እንዲህ በተመሳሳይ የምወደው ጊዜ ነው ማለት ነው። ስለዚህ የትኛውን የቀኑን ሰዓት ትወዳለህ? ለሚለው ተቀኑ ሁለት የተለያዩ ሰአቶችን እወዳለሁ። ሰባት ሰዓት አካባቢ ምሳ የምበላበት ቡና የምጠጣበት እና ከስራ የምመለስበት ደግሞ አስራ አንድ ተኩል በኋላ ያሉ ጊዜያቶችን እወዳቸዋለሁ ማለት ነው። አመሰግናለሁ።

አስተያየት መቀበል ትወዳለህ ወይ? ይላል አስተያየት መቀበል እወዳለሁ በተለይ ደሞ ስራዎችን ስንሰራ ሰው ነንና ስህተቶች አብረው ይሰራሉ ስለዚህ ስህተቶችን በምንሰራበት ሰዓት ላይ ደግሞ ስህተቶችን እኛ ያላየነው ስህተት ሌሎች ጓደኞቻችን ወይም የስራ ባልደረቦቻችን ወይም ሌሎች ሰዎች። በቀላሉ ሊመለከቱት ይችላሉ ስለዚህ ከሌሎች ሰዎች አስተያየቶችን በምንቀበልበት ሰዓት እኛ ያላየነውን ስህተት ስለሚነግሩን ያን ስህተት በቀላሉ አስተካክለን የተሻለ ውጤታማ ስራ ለመስራት ያግዘናልናል አስተያየት መቀበል መልካም ነገር ነው ብዬ አምናለሁ። እኔም አስተያየት መቀበል ከሌሎች አስተያየት መቀበል እወዳለሁ በተለይ ኔጌቲቭ አስተያየት ሲሆን ለእኔ ገንቢ ነው። ኔጌቲቭ ማለት አሉታዊ አስተያየቶች፣ አወንታዊ አስተያየቶች፣ እኔም የሰራሁት ነገር ስለሆነ ለማሻሻል ሊያግዘኝ ይችላል። አዎንታዊ አስተያየት ከሆነ አሉታዊ አስተያየት ግን የእኔን ክፍተት የሚነግረኝ መሻሻል የሚገባኝ እና የእኔን እድገት ነገ የተሻለ ነገር እንድሰራ የሚረደኝ በመሆኑ አሉታዊ አስተያየቶችን በጸጋ እቀበላለሁ እወዳለሁ

የድምጽ መልእክት ትልካለህ ወይ? ይላል የድምጽ መልእክት አዎ እልካለሁ። በተለይ ከቅርብ ጊዜያት ወዲህ ኔትወርክ አስቸጋሪ በሆኑ አካሄድ ወይም ደግሞ ከሀገር ውጪ የሚኖሩ ሰዎች ጋር ጓደኞች ጋር የምንገናኘው በድምጽ አገልግሎት ነው። በድምጽ መልእክት ነው ማለት ነው። ነገር ግን ስልክ መደወል የምችልባቸው አካባቢዎች ሀገር ውስጥ ለምሳሌ ብዙ ጊዜ አልተለመደም። ምክንያቱም ወዲያው ስልክ ደውዬ ማስተላለፍ የምፈልገውን መልእክት ወዲያው ማስተላለፍ ስለምችል የድምጽ መልእክት አልተጠቀመም። ነገር ግን ውጭ ሀገር ከሆነና ወደው ደውዬ ማግኘት የምቸገርበት ጉዳይ ካለ በቴሌግራም ወይም በሌላ የማህበራዊ ሚዲያ ተጠቅሜ የድምጽ መልእክት ላስቀምጥለት ወይም ልልክ እችላለሁ። ማለት ነው ስለዚህ የድምጽ መልእክት ትልካለህ? ለሚለው ጥያቄ የድምጽ መልእክት ከሀገር ውጭ በተለይ እልካለሁ ይሆናል ማለት ነው አመሰግናለሁ።

በትምህርት ቤት የምትወደው ትምህርት ምን ነበር ይላል? እንግዲህ በትምህርት ቤት በጣም የምወደው ትምህርት ሂሳብ ነበረ። ሂሳብ በጣም ደስ ይለኝ ነበረ በተለይ ከ ህፃን እያለሁ ስድስተኛ ክፍል እና ሰባተኛ ክፍል አካባቢ ውብስብ የሆኑ በጊዜው በደረጃችን ውብስብ የሆኑ የሂሳብ ስሌቶችን መስራት እና ከጓደኞቼ ጋር እርስ በእርስ መወዳደር እና ማሸነፍ በጣም ከሚያስደስቱኝ ነገሮች መካከል አንዱ ነበረ። እና የሂሳብ ትምህርት ከፍ እያለ ሲሄድ ከጓደኞቻችን ጋር እርስ በእርስ እየተጠያየቅን መልሶቹን የመስራት ለምሳሌ መለማመጃ ጥያቄዎችን አብረን ቁጭ ብለን በመስራት እርስ በእርሳችን በመፎካከር እና በፍጥነት በመመለስ እንወዳደር ነበረ እና በጣም የምወደው እና የሚያስደስተኝ የትምህርት አይነት ሂሳብ ነበረ። ከእሱ በተጨማሪ ደግሞ ባዮሎጂ እና ኬሚስትሪም እወዳቸው ነበረ ያደስቱኝ ነበረ ማለት ነው አመሰግናለሁ።

በስራ ጊዜ እረፍት ታደርጋለህ ወይ ይላል? ለዚህ መልስ የሚሆነው አዎ በስራ ጊዜ እረፍት አደርጋለሁ በተለይ ደግሞ ጠዋት ሁለት ሰዓት ስራ ከገባሁ አራት ሰዓት አካባቢ ትንሽ የድካም ስሜት የሚሰማኝ ከሆነ እና ስራዬን ንቁ ሆኜ መስራት የሚያቅተኝ ከሆነ ሻይ ወይም ቡና ለመጠጣት የአስር ደቂቃ እረፍት አደርጋለሁ። ስለዚህ በዛች አስር ደቂቃ ውስጥ ቡና ወይም ሻይ ከጠጣሁ አእምሮዬ ንቁ ሆኖ የተሻለ ስራ ውጤታማ ስራ ለመስራት ስለሚያግዘኝ በስራ ጊዜ እረፍት አደርጋለሁ። በርግጥ አንዳንድ ሰዎች በስራ ጊዜ እረፍት ማድረግ ላይፈልጉ ይችላሉ። ምክንያቱም ሰአታችንን የባከነ እና ግዜያችን ያላግባብ ያባከን ስለሚመስላቸው። ስራቸው ላይ ብቻ ትኩረት ሊያደርጉ ይችላሉ። ነገር ግን ማሰብ ያለብን በስራችን ላይ ብቻ ትኩረት እየደከምን ስራችን ላይ ብቻ ትኩረት የምናደርግ ከሆነ መስራት ያለብን ነገር ውጤታማ ስራ ላንስራ እንችላለን ስራችን ቦታ ላይ ቁጭ ብለን ጊዜያችንን ልናሳልፍ እንችላለን ያለምንም እረፍት ማለት ነው። አእምሮ ይዘን ተመልሰን የተሻለ ውጤታማ ስራ መስራት እንችላለን ማለት ነው። አመሰግናለሁ

የትኛውን ወቅት ትወዳለህ? ለሚለው ጥያቄ እንግዲህ እንደሚታወቀው በአመት ውስጥ ወደ አራት ወቅቶች አሉ። በአማርኛ ጸደይ፣ ክረምት፣ በጋና መጸው ወይም ምንድነው የሚባለው መጸው አወ አራት ናቸው። እነዚህ ወቅቶች አሉ። እና እኔ የምወደው መጸው ሚባለው ወይም መስከረም፣ ጥቅምትና ህዳር ያለበት በጣም ደስ የሚል አረንጓዴ ሁሉ ለምለም ነው። ሁሉ ነገር ደስ የሚል ነገር ነው። እሸቱ የሚደርስበት፣ የተዘራው ነገር የሚያፈራበት እና አዳዲስ ነገሮችን የምንቀምስበት ወቅት ስለሆነ በጣም የሚያስደስት፣ ሙቀት የማይበዛበት፣ ብርድ የማይበዛበት፣ ዝናብ የማይበዛበት ወቅት ስለሆነ እኔም እኔም የምወደው ወቅት መስከረም፣ ጥቅምትና ህዳር አካባቢን ነው ማለት ነው። አመሰግናለሁ።

ቀዝቃዛ የአየር ሁኔታ ትወዳለህ ይላል? በጣም ቀዝቃዛ ከሆነ አልወድም ነገር ግን መካከለኛ ከሙቀት በጣም ሙቀት ከሚሆን እኔ ቀዝቃዛ ቢሆን እመርጣለሁ ምክንያቱም ቀዝቃዛ አካባቢ ለሰውነታችን ብዙ ጊዜ ተስማሚ ነው። ሰውነታችን ፍረሽ ሆኖ እንዲቆይ ንጹህ ሆኖ እንዲቆይ ሴሎቻችን ቶሎ እንዳይደክሙ ስለሚያግዘን ሙቀት ከሚሆን ይልቅ ቀዝቃዛ ቢሆን ይመረጣል ማለት ነው። ከዛ ውጪ በጣም ቀዝቃዛ በረዶ በሚሆንበት ሰዓት ግን የሰውነታችን እንቅስቃሴ ሙሉ ለሙሉ ሊቆም ስለሚችል እኔ ቀዝ በጣም ቀዝቃዛ ከሆነ ያስቸግረኛል። ነገር ግን በጣም ሙቀት ከሚሆን በጣም ቀዝቃዛ መሆንን እመርጣለሁ እና ቀዝቃዛ የአየር ሁኔታ እወዳለሁ

ቤተሰብ ምን ያህል ጊዜ ይሰበሰባል? ቤተሰብ እንግዲህ ብዙ ጊዜ በ ስራ ስለምናሳልፍ። ብዙ ጊዜ አንሰበሰብም ነገር ግን ምሳ እና እራት ለመብላት ማታ አብረን ስለምንተኛ ማታ ማታ ያው ግዴት ሁሉ ወደ ወደ ቤቱ ይሰበሰባል። ከዛ ዉጪ ምሳ ሰዓት ላይ ለምሳ ቤት እንገናኛለን። ስለዚህ ምሳ ሰዓት እና እራት ሰዓት ላይ ቤተሰብ ይሰበሰባል እና ይገናኛል ማለት ነው። አመሰግናለሁ

ኢሜል ትጠቀማለህ? አዎ ኢሜል እጠቀማለሁ። እንግዲህ ከዚህ የሶሻል ሚዲያ ሌሎች ማህበራዊ ሚዲያ አማራጮች ከመምጣታቸው በፊት በዋናነት መልእክት ለመለዋወጥ የምንጠቀምበት መንገድ ኢሜል ነበረ። አሁን አሁን ምናልባትም ኢሜልን የሚተኩ የተለያዩ የማህበራዊ ሚዲያ መንገዶች ሊኖሩ ይችላሉ። አሉም ነገር ግን እኔ ኢሜልን ቀደም ብዬ መጠቀም ስለጀመርኩ እና ኢሜል በፊት ጀምሮ የለመድኩት እና አብዛኛው የአለማችን ሰዎች ስለሚጠቀሙት በተለይ በተለይ ደግሞ ባለሙያ የሚባሉት ባለሙያ የሚባሉት። ጥናት እና ጽሁፍ የሚሰሩ ሰዎች በሙሉ ኢሜልን እስካሁን የሚጠቀሙ ስለሆነ ኢሜል እጠቀማለሁ። ጎግል ኢሜል እና ማይክሮሶፍት ኢሜል የሚባሉትን ሁለቱንም እጠቀማለሁ። ስለዚህ ኢሜል ትጠቀማለህ? ለሚለው ጥያቄ አዎ እጠቀማለሁ።

ወደ መናፈሻ ምን ያህል ጊዜ ትሄዳለህ? ይላል ወደ መናፈሻ አልፎ አልፎ እሄዳለሁ። ነገር ግን በስራ ጫና ምክንያት በብር በካሽ ብር ማጣት ምክንያት ብዙ ጊዜ ወደ መናፈሻ ቦታ ላልሄድ እችላለሁ በተለይ ደግሞ ከጸጥታ ጋር በተያያዘ እንግዲህ ኢትዮጵያ ውስጥ አሁን ላይ ያለው ሁኔታ አሰጋች ሁኔታ ነው ያለው ሰላሙ ጋር በተያያዘ ሰው ወጥቶ መግባት የሚችልበት ጊዜ ላይ አይደለም ያለነው በዚህ ምክንያት ወጥቶ ወደ መናፈሻ ቦታ መሄድ አስቸጋሪ ሊሆን ይችላል። ድፍረት ይጠይቃል ስለዚህ በነዚህ ሁለት ምክንያቶች ወደ መናፈሻ ከዚህ በፊት እንደነበረው ቶሎ ቶሎ የመሄድ ልምድ የለኝም ነገር ግን ከወር አንድ ጊዜ ከሁለት ወር አንድ ጊዜ ወደ መናፈሻ ቦታ ሊሄድ እችላሉ፣ ከዚያ ውጭ ግን ቶሎ ቶሎ እንደ በፊቱ ወደ መናፈሻ ቦታ አልሄድም ነገር ግን ከወር አንድ ጊዜ ከሁለት ወር አንድ ጊዜ ሊሆን ይችላል የምሄደው

ጾም ትጾማለህ ይላል? ጾም እንግዲህ እኔ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን እምነት ተከታይ እንደመሆኔ መጠን። ሰባት የአዋጅ ጾሞች አሉ ማንኛውም ክርስቲያን ማንኛውም የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን መጾም ግዴታው የሆኑ ሰባት ጾሞች አሉ። ከእነዚህ መካከል አቤ ጾም አለ የሐዋርያ ጾም አለ የፍስለታ ጾም አለ ጋድ አለ የገና ጾም አለ አርብረቡዕ ወይም ጋድ ጾም የሚባሉት አሉ አርብና ረቡዕን የምንጾማቸው ጾሞች ማለት ነው። ነነዌ ጾም አለ እነዚህ ጾሞች ሰባት ናቸው። በጠቅላላው ስለዚህ ማንኛውም ክርስቲያን ማንኛውም የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ተከታይ የሆነ ሊጾማቸው የሚገቡ ጾሞች ናቸው። ስለዚህ እኔም እነኚህን ጾሞች ግዴታዬ በመሆኑ ምክንያት መጾም ስላለብኝ የእምነቱ ስርዓትና ቆን ቀኖና ስለሚያዘኝ እጾማለሁ ማለት ነው። አመሰግናለሁ።

ስማርትፎን ትጠቀማለህ ይላል አዎ ስማርትፎን እጠቀማለሁ በአሁኑ ሰዓት ሰዓት በእያንዳንዱ የቀን ተቀን ውሏችን ላይ የእያንዳንዱ ስራዎቻችን ላይ እንቅስቃሴዎቻችን ላይ የስማርት ፎን ተጽዕኖ ከፍተኛ ነው። ስማርት ፎን ከሌለን ምናልባትም በእያንዳንዱ ቀን መስራት የማንችላቸው ስራዎች ይበዙብናል ከሌለን ማለት ነው። ስማርት ፎን ካለኝ ግን ነገሮቹ ቀላል ሊሆኑ ይችላሉ። ገበያ ሂድን እቃ ለመግዛት ብር ለማስተላለፍ። አዲስ ነገር ስናይ ወዲያው ፎቶ ለማንሳት እና መረጃ ለመሰብሰብ። ከዘመዶቻችን ጓደኞቻችን ከስራ ባለደረቦቻችን ጋር። ለማውራት መልእክት ለመለዋወጥ ማህበራዊ ሚዲያ ላይ የሚሰራጩ መረጃዎችን ለመከታተል እና አዳዲስ ነገሮችን በጊዜው ለመየት የስማርት ፎን። ግዴታ አስፈላጊ ነው። እኔም ስማርት ፎን እጠቀማለሁ ይህን ቀረጻ እንኳን የማደርገው እጠግናለሁ

የምትወደው እንስሳ ምንድነው? የምወደው እንስሳ እንግዲህ ውሻ እወዳለሁ ውሻ እወዳለሁ ግን ብዙ ጊዜ ውሻ በጥንቃቄ ካልተያዘ አስቸጋሪ ነገር አለው። የውሻ በሽታ እንግዲህ በአለማችን ላይ በጣም ብዙ ሰዎችን ህይወት የሚቀጥፍ በሽታ ነው። እና ውሾችን በአግባቡና በጥንቃቄ ካልያዝናቸው አደጋው የከፋ ነው የሚሆነው። ነገር ግን ክትባቱን በጊዜው ካስከተብን እና ከሌሎች ውሾች ጋር እንዳይገናኙ ጥንቃቄ ካደረግን ውሾች በአለማችን ላይ ካሉ እንስሳት ታማኝ የሚባሉት ውሾች ናቸው። እንግዲህ ስለዚህ እነኚህን ታማኝ እንስሳት በቤታችን ውስጥ ማሳደግ እና ለራሳችን ታማኝ ፍጡር ማግኘት ትልቅ ነገር በመሆኑ እኔ ውሾችን እወዳለሁ። ነገር ግን ውሻ የለኝም። አሁን በርግጥ ግን እወዳለሁ ስለምወድ ወደፊት ውሻ እንደሚኖረኝ ተስፋ አደርጋለሁ አመሰግናለሁ

በተፈጥሮ ውስጥ መራመድ ትወዳለህ ለሚለው ጥያቄ መልሱ አዎ ነው። በተፈጥሮ ውስጥ መራመድ እወዳለሁ። በተለይ ደግሞ ጫካ በሚበዛበት አካባቢ የወፎች ድምጽ በሚበዛበት አካባቢ እና አረንጓዴ በሚበዛበት አካባቢ መንቀሳቀስ አምሮን ያድሳል ሰውነታችን ዘና እንዲል ያረጋል ተፈጥሮን መመልከት በራሱ ለአምሮአችን እረፍት ይሰጣል። እና ጫካዎች በሚበዙበት አካባቢ ወፎች ባሉበት አረንጓዴ ነገሮች በሚበዙበት አካባቢ የውሃ ሀይቅ ዙሪያ መንቀሳቀስና መራመድ በጣም ከሚያስደስተኝ ነገሮች መካከል አንዱ ነው። ከእነዚህ መካከል በደንብ ምወደው ጫካ ውስጥ መንቀሳቀስ ነው። ጫካ ውስጥ ንጹህ መንገድ ካለ እና ለመንቀሳቀስ አስፈሪ ካልሆነ የዱር አራዊቶች ማይበዙበት እና የዱር አራዊቶች እኛን የማይተናኮሉበት ከሆነ በጣም ከሚያስደስቱኝ መራመድ ነው። አመሰግናለሁ

የትውልድ ከተማ የት ነው? ለሚለው የትውልድ ከተማዬ እምቡሊ ትባላለች ከተማ አይደለችም የቀበሌ ከተማ ነች ትንሽዬ የቀበሌ ከተማ ነች እና ተወልጄ ያደኩት ገጠር ውስጥ ስለሆነ ገጠር ደግሞ ከተማ ለማለት የማያስደፍር ናት የቀበሌ ከተማ ነች ብዙ መሰረተ ልማት የሌለባት ነገር ግን አንዳንድ አገልግሎቶችን ለማግኘት ከቤታችን የአንድ ሰዓት ተኩል በእግራችን ተጉዘን የተለያዩ አገልግሎቶችን ማግኘት የምንችለው ሌሎች ከተሞች ጋር በመሄድ ነው ማለት ነው። ስለዚህ እኔ የተወለድኩት ቡሊ የምትባል የቀበሌ ከተማ ወይም ገጠር ውስጥ ነው ማለት ነው። አመሰግናለሁ

በፋሃም ማብሰል ታውቃለህ ለሚለው ጥያቄ? በፋሃም ማብሰል አላውቅም እኔ ፋም ምን እንደሆነም አላውቅም። ፋም አልገባኝም ወይ ምን ለማለት እንደተፈለገ። ስለዚህ በፋም ማብሰል እስካሁን ድረስ አብስዬ አላውቅም። ማወቅ ብቻ ሳይሆን ፋም የሚለውን ቃልም ማወቅ መለየት አልቻልኩም ስለዚህ በፋም አብስዬ አላውቅም

በሰአት የምትደርስ ሰው ነህ? ለሚለው ጥያቄ መልስ ለመስጠት አዎ በሰአት የምደርስ ሰው ነኝ እኔ ሰዓት በጣም ያስጨንቀኛል። በተለይ ደግሞ ቀጠሮ ከያዝኩ እኔ በቀላሉ የምተወው ነገር አይደለም። ቀጠሮ ትኩረት የምሰጠው ነገር ነው። ስለዚህ ሰው ቀጠሮ የሚቀጥረኝ ከሆነ በሰአቱ ለመገኘት ከፍተኛ የሆነ ጥንቃቄ ነው የማደርገው። አምስት ደቂቃ ማሳለፍ ለኔ ጭንቀት ነው የሚሆንብኝ። ስለዚህ በሰአት መድረስ እወዳለሁ። እኔም ሰው መቅጠር ብፈልግ እንኳን ለምሳሌ አስር ሰዓት ቀጥሬ ሰው አስር ሰዓት ከአስር ቢመጣብኝ ደስ አይለኝም። ምክንያቱም የምጠብቀው በሰአት ነው በሰአቱ ከዘገየብኝ ትልቅ ብስጭት ነው የሚገጥመኝ። ደስተኛ አልሆንም። ልክ እንደዛው ሁሉ እኔ ሰው ሲቀጥረኝ በሰአቱ መምጣት እፈልጋለሁ በሰአቱ መገኘት እፈልጋለሁ። እና በሰአት የምትደርስ ሰው ነህ ለሚለው ጥያቄ? አዎ በሰአት የምደርስ ሰው ነኝ

የምትወደው መጠጥ ምንድነው? እንግዲህ የተለያዩ መጠጦችን እጠቀማለሁ እኔ ባህላዊ መጠጦች እና ዘመናዊ መጠጦችን እጠቀማለሁ። ከባህላዊ መጠጦች መካከል ጠላ አንዱ ነው። ከባህላዊ መጠጥ በጣም የምወደው ጠላ የምወደው መጠጥ። ጠላ ነው አረቂም ሌላ ባህላዊ የመጠጥ አይነት ነው። አረቂ ግን ከባድ እና ስንጠጣው በጣም ለሰውነታችን የማይስማማ ከፍተኛ አልኮል መጠን ያለው የመጠጥ አይነት በመሆኑ አረቄ በምጠጣበት ሰዓት ሰውነቴ ይከብደዋል እቸገራለሁ ማለት ነው። ስለዚህ ከባህላ መጠጦች መካከል ጠላን በጣም እወዳለሁ። ከዘመናዊ መጠጦች መካከል ደግሞ ወይን አለ ውስኪ አለ እንዲሁም ባለዛፍ የሚባሉ ሌላ የአልኮል አይነቶቼ ወይም የመጠጦች አሉ። ከእነዛ መካከል ለኔ የሚስማማኝና መካከለኛ የአልኮል መጠን ያለው ወይን ነው። ወይን እንግዲህ ከአስር እስከ አስራ አምስት ፐርሰንት የአልኮል መጠን አለው። እና ይሄ አልኮል መጠን ለኔ ደግሞ ተስማሚ ነው። አንድ

ሩዝ ትወዳለህ ለሚለው ሩዝ አልወድም። ሩዝ በምመገብበት ሰዓት ሆዴን የድርቀት ስሜት ይሰማኛል የሆድ ድርቀት ስለሚያጋጥመኝ በተደጋጋሚ ሩዝ እጠቀም ነበረ። ነገር ግን ሩዝ በምትጠቀምበት ሰዓት የሆድ ድርቀት በተደጋጋሚ ያጋጥመኛል። በዚህ ምክንያት ሩዝ መመገብ አቁሜያለሁ። ስለዚህ ሩዝ ትወዳለህ ወይ ለሚለው ጥያቄ? ሩዝ አልወድም ምክንያቱም የሆድ ድርቀት ስለሚያጋጥመኝ ማለት ነው። አመሰግናለሁ

የወተት ተዋጽኦ ትወዳለህ? አዎ የወተት ተዋጽኦ እወዳለሁ። እንግዲህ የወተት ተዋጽኦ ከሚባሉት መካከል አይብ አለ እርጎ አለ አሬራ አለ ወገሚት አለ። እነዚህ በሙሉ የወተት ተዋጽኦ ነው የሚባሉት። እና ከእነዚህ መካከል በተለይ አይብ በጣም የምወደው የወተት ተዋጽኦ አንዱ ነው። የወተት ተዋጽኦ አንዱ ነው አይብን ከተለያዩ ነገሮች ጋር በመቀላቀል መጠቀም ይቻላል። አይብ ከሽሮ ጋር ተቀላቅሎ ሊበላ ይችላል። አይብ ከተለያየ ነገር ጋር ተቀላቅሎ ሊበላ ይችላል። ከዛ ደግሞ እርጎ ነው እርጎ በጣም ጥሩ ነው። እርጎ ለብቻው ይጠጣል። ለብቻው ሚጥሚጣ በመጨመር እርጎን መጠጣት ለሰውነታችን በተለይ ቶክሲክ የሆኑ ነገሮችን ለማስወገድ በጣም አስፈላጊ ነው። ይባላል ስለዚህ እኔም እርጎን በጣም እወዳለሁ። በሚጥሚጣ ወይም ከሌላ ምግብ ጋር ከቀይወጥ ጋር በመቀላቀል እርጎን መጠቀም እንችላለን። አመሰግናለሁ።

በበጋ ወቅት ምን ታደርጋለህ? እንግዲህ በበጋ ወቅት ያው በዋናነት ስራችን ነው የምንሰራው ከዛ ውጪ ግን የበጎ ወቅት ማለት የሙቀት መጠኑ የሚጨምርበት ወቅት በመሆኑ ይሄ የሙቀት ሙቀት መጠን ለመከላከል ሲባል ብዙ ጊዜ ብዙ ጊዜያችንን ቤት ውስጥ ነው የምናሳልፈው። ምክንያቱም ውጪ ላይ የፀሀይ የማቃጠል እንትኗ ከፍተኛ በመሆኑ ቃጠሎ ስላለ እሱን ለመከላከል ስንል ብዙ ጊዜ ጥላ ባለበት አካባቢ እናሳልፋለን። ከዛ ውጪ ግን ወደ መዝናኛ ቦታ ወይ ምናምን የምንሄድበት ጊዜ አይደለም። በጋ ማለት በእኛ በእኛ ሀገር በጣም ሙቀት የሚበዛበት በመሆኑ የምናሳልፈው ቤት ውስጥ እና ስራ ቦታ እንዲሁም ጥላ በሚይዛባቸው አካባቢዎች ነው ማለት ነው። አመሰግናለሁ

ሃይማኖታዊ ክብር ታከብራለህ? ወይ ለሚለው አዎ ሃይማኖታዊ ክብር አከብራለሁ በተለይ አመታዊ የክብረ በዓላት በሚከበሩበት ሰዓት ማክበር መሳተፍ እና ማክበር በጣም ከሚያስደስቱኝ ነገሮች መካከል አንዱ ነው። እኔ በተለይ በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ውስጥ የሚከበሩ የተለያዩ ክብረ በዓላት አሉ። ከነዛ መካከል አሁን የጥምቀት በዓል በሚቀጥሉት አስር አስር ቀናት ውስጥ ለዛሬ አስር ቀን ወይም ከዘጠኝ ቀን በኋላ የሚከበር በዓል አለ። በጣም የሚያስደስትና አለም አቀፍ ጎብኚዎችን የሚስብ ትልቅ ክብረ በዓል ነው። በሱ መሳተፍ በጣም ያዝናናኛል። ከሱ በተጨማሪ ደግሞ የመስቀል በዓል መሳተፍ ደስ ይለኛል። እንዲሁም የንግስ በዓላት የቅዱስ ገብርኤል የድንግል ማርያም የመድኃኒዓለም አመታዊ ክብረ በዓላት በየቤተክርስቲያኑ ይከበራሉ በየወሮቹ ይከበራሉ ማለት ነው። ስለዚህ ታቦታትን ማስገባትና ማክበር ማጀብ። ስለዚህ ሃሚኖታዊ ክብር ታከብራለህ? ወይ ለሚለው አዎ አከብራለሁ

መንዳት ትችላለህ ለሚለው አዎ መንዳት እችላለሁ በተለይ ከዛሬ ዘጠኝ ወር በፊት መንጃ ፍቃዴን አውጥቼ በውጤታማ በሆነ ስኬታማ በሆነ መንገድ ፈተናውን ተፈተኜ አልፌያለሁ ስለዚህ ህዝብ አንድ የሚባለውን መንጃ ፍቃድ አግኝቼለሁ። ይህ ህዝብ አንድ ማለት ከእስከ ሃያ አራት ሰው ድረስ የሚጭኑ መኪኖችን የማሽከርከር ብቃት እንዳለኝ የሚያሳይ ወይም የሚያረጋግጥ ሰርተፊኬት ነው ወይም የሙያ ፍቃድ ነው ማለት ነው። ስለዚህ ማንኛውም መኪና እስከ ሃያ አራት ሰው መጫን የሚችል መኪና ማሽከርከር እና ከመኪና ጋር በተገናኘ ለሚፈጠሩ ችግሮች መፍትሄ መስጠት እችላለሁ። ማለት አመሰግናለሁ

አይስክሬም ትወዳለህ? አይስክሬም እንደሚታወቀው በጣም ጣፋጭ የሆነ ምግብ ነው። ግን አይስክሬም እኔ ጣፋጭ ነገሮችን ብዙ ስላልሆንኩ አልወድም። ከጣፋጭ ነገሮች መካከል በጣም የምወደው እኔ ኬክ ነው። ኬክም ብዙ ጊዜ መመገብ አልፈልግም። ከዛ ውጪ ማር በጣም ተፈጥሮአዊ ስለሆነና። ጉዳት ስለሌለው ማር በጣም እወዳለሁ እጠቀማለሁ። አይስክሬም ግን ብዙ አልወድም አይስክሬም ብዙ ጊዜ ተጠቃሚ አይደለሁም ብዙም አልወድም ማለት እችላለሁ። አመሰግናለሁ

ጠዋት በስራ ምን ታደርጋለህ? እንግዲህ እንደሚታወቀው ጠዋት ከእንቅልፌ እንደተነሳው ፊቴን እታጠባለሁ፣ ልብሴን እለብሳለሁ፣ ቁስ ከተመገብኩ በኋላ ጸሎት አድርጌ ከቁርስ በፊት ነው ጸሎት የማደርገው። ከዛ በኋላ ቁርሴን በልቼ ወደ ስራ ቦታ እገባለሁ። ስራ ቦታን እንደጀመርኩ መጀመሪያ የማደርገው ነገር ምንድነው? መልእክቶችን ቼክ ማድረግ ነው ማረጋገጥ ነው። መልእክቶችን ማለት ኢሜል ጋር የተላኩ የተላኩ መልእክቶች ካሉ እነኛን መልእክቶች በአግባቡ አነባለሁ። መልስ ለሚፈልጉ መልእክቶች መልስ እጽፋለሁ። መልስ ለማይፈልጉ መልእክቶች ደግሞ መልእክቶቹን በማየት ብቻ ኢሜሌን እዘጋለሁ። ከዛ ውጪ በተለያዩ ማህበራዊ ሚዲያ የተላኩ መልእክቶች ካሉ እነሱን አረጋግጣለሁ። ከዛ በኋላ ወደ መደበኛ የቀን ተቀን ስራየ ይገባለሁ ማለት ነው። ስለዚህ ጠዋት በስራ ምን ታደርጋለህ? ለሚለው ጠዋት በስራ እንደገባሁ የተላኩ መልእክቶችን አረጋግጨ መልስ ለሚፈልጉ መልእክቶች መልስ እልካለሁ። አመሰግናለሁ።

እሳት ማንደድ ትችላለህ? አዎ እሳት ማደድ እችላለሁ በተለይ ደግሞ እሳት ቅዝቃዜ በሚበዛበት ጊዜ። እሳት በጣም አስፈላጊ ስለሆነ ጨለማ በሚሆንበት ሰዓት እና የኤሌክትሪክ አገልግሎት ወይም የኤሌክትሪክ መብራት በማይኖርበት ሰዓት። እሳትን በማውራት እንደ ብርሃንነት ለብርሃን አገልግሎት እንጠቀማለን እሳትን። ለማንደድ በዋናነት ምጠቀመው አቀጣጣይ ነገር እና ክብሪት ነው ማለት ነው። ክብሪት ጭረን እንጨቱንና አቀጣጣይ ነገሮችን አንድ ላይ ካረግን በኋላ ከክብሪት የጫርነውን እሳት። ወደ አቀጣጣይ ነገሩ ስንጨምረው እሳቱ መንደድ ይጀምራል። እኔም እሳት ማንደድ በጣም ደስ ይለኛል። ብርሃን እንዳገኝም ስለሚያግዘኝ ምግብ ለማብሰልም ስለሚያገለግለን እሳት ማንደድ እወዳለሁ። አመሰግናለሁ እችላለሁ

የስራ ጊዜዎ እንዴት ነው ለሚለው? የስራ ጊዜ እንግዲህ እንደሚታወቀው እንደማንኛውም የመንግስት ሰራተኛ በሳምን አርባ ሰዓት ነው ምሰራው። በቀን ደግሞ ሁለት ሰዓት ጀምሮ እስከ ስድስት ሰዓት ተኩል እሰራለሁ ከሰአት በኋላ ደግሞ ከሰአት በኋላ ደግሞ ከስምንት እስከ አስራአንድ ተኩል እሰራለሁ። ስለዚህ በቀን ስምንት ሰዓት የስራ ሰዓቴ ነው። በቀን ስምንት ሰዓት ማለት በአምስት ቀን ውስጥ ስምንት ሲባዛ በአምስት አርባ ሰዓት በሳምንት እንሰራለን። ቅዳሜ እና እሁድ የረፍት ሰዓት ስለሆነ ቅዳሜ እና እሁድ ስራ የለንም። ስለዚህ የስራ ጊዜየ ይህንን ይመስላል። አመሰግናለሁ

በእጅ መጻፍ ትወዳለህ? በእጅ መጻፍ በጣም እወዳለሁ። እንግዲህ የእጅ ጽሁፌ በጣም ደስ የሚልና በጣም ጥሩ የሚባል የእጅ ጽሁፍ ነው ያለኝ በተለይ እንግሊዘኛ በምጽፍ ሰዓት የእጅ ጽሁፌ ማራኪ ስለሆነ በእጅ ብዙ ጊዜ መጻፍም እወዳለሁ። ሌሎችም የኔ እጅ ጽሁፍ ስለሚያደንቁት በእጅ ጽፌ ለሌሎች መልእክት ለሌሎች ማሳየት በጣም እደሰታለሁ። እና እጅ ጽሁፍ በጣም እወዳለሁ።

ሻማ ማብራት ትወዳለህ? አዎ ሻማ ማብራት እወዳለህ በተለይ ደግሞ ማታ አካባቢ በሻማ እራት መብላት የፍቅር ጊዜ ማሳለፍ ከፍቅረኞች ጋር በጣም ደስ ይለኛል። በተለይ መብራት በሚጠፋበት ሰዓት ሻማ አብርቶ። ደብዘዝ ያለ ብርሃን እንግዲህ እንደሚታወቀው መብራት ሲበራ የመብራት መጠኑ ከፍተኛ በመሆኑ ምክንያት ለአይናችንም ጥሩ ምቾት ላይሰጠን ይችላል። የሻማ መብራት ደግሞ ደብዛዛ በመሆኑ ለአይናችን ጥሩ ምቾት ይሰጠናል። ስለዚህ በሻማ ጨለማ ውስጥ ሆኖ በሻማ ብርሃን መጠቀም ያስደስተኛል እወዳለሁ

በምን ሰዓት ትነሳለህ? ያው ብዙ ጊዜ እንግዲህ የለመድኩት ነገር እኔ ጠዋት አስራ ሁለት ሰዓት ላይ የምነሳው። አራት ሰዓት ማታ ምሽት አራት ሰዓት ከተኘሁ። ብዙ ጊዜ የለመድኩት ነገር ጠዋት አስራ ሁለት ሰዓት ላይ መነሳት ነው ነገር ግን የምተኛበት ሰዓት የምነሳበትን ሰዓት ሊወስነው ይችላል። ከአራት ሰዓት በፊት የምተኛ ከሆነ ቶሎ የመንቃት ነገር ቶሎ የመነሳት ነገር ይኖራል። ሶስት ሰዓት ከተኘሁ አስር ሰዓት ወይም አስር ተኩል አካባቢ ልነቃ እችላለሁ ካለ ሰዓት ማለት ነው። ነገር ግን። አምስት ሰዓት ወይም አምስት ተኩል የምተኛ ከሆነ ደግሞ ምሽት አምስት ሰዓት ወይም አምስት ተኩል ከተኛሁ ደግሞ አስራ ሁለት ተኩል ወይም አንድ ሰዓት አንድ ሰዓት ተኩል አካባቢ። ልነቃ እችላለሁ ስለዚህ የምተኛበትን ጊዜ ገፋ ባረኩ ቁጥር የምንሳበት ሰዓት ምገፋ ሊል ይችላል። ግን በብዙ ጊዜ በተለምዶ በተደጋጋሚ የማደርገው ነገር። ምሽት አራት ሰዓት እተኛለሁ ጠዋት አስራ ሁለት ሰዓት እነሳለሁ ማለት ነው እመሰግናለሁ።

ስለ ቅርብ ጓደኛህ ንገረኝ። የቅርብ ጓደኛ በጣም ጥሩ የሚባል አበበ የሚባል የቅርብ ጓደኛ አለኝ። በጣም ጥሩ ሰው ነው ከራሱ በላይ ለሌሎች የሚያስብ ከራሱ በላይ ለኔ የሚጨነቅ በተለይ ደግሞ ችግር በገጠመኝ ሰዓት ችግሬን ለመፍታት የእሱ ሀላፊነቶችን ወይም ሌሎች ሀላፊነቶችን ትቶ እኔ ጋር በመምጣት የገጠመኝን ችግር በአግባቡ በማዳመጥና በመረዳት። ለኔ ችግር መፍትሄ ለመስጠት የሚያደርገው ጥረት በጣም ያስደንቀኛል። ታማኝ ጓደኛ ነው። እንደዚህ አይነት ጓደኛ ማግኘት ድለኝነት ነው። በርግጥ እና እንደዚህ አይነት ጓደኛ ነው ያለኝ አመሰግናለሁ

የምትወዱት ምግብ ምንድነው ይላል እኛ ሀገር እንግዲህ በጣም ዘመናዊ እና ባህላዊ የሚባሉ ምግቦች የተለመዱ ናቸው እና ብዙ ጊዜ እኔም ትኩረት የማደርገው ባህላዊ የሚባለው ምግብ ላይ ነው ከነኝህም ምግቦች መካከል እንደ ዶሮ ወጥ ሽሮ ወጥ ቀይ ወጥ የሚባሉ ምግቦች አሉ ቅንጨ የሚባል ምግብ አለ እኛ ሀገር በጣም የተለመደ ነው ሌሎች ምግቦች አሉ እና ከነዚህ ምግቦች መካከል በጣም ምወደው እና ብዙ ጊዜ የሚሰራው ለበአል ነው በርግጥ ዘወትር ላይሰራ ይችላል። ዶሮ ወጥ በጣም ከሚመቹኝ ከምወዳቸው ምግቦች መካከል አንዱ ነው ዶሮ ወጥ እንግዲህ የዘወትር ምግብ አይደለም በተለይ ትላልቅ በዓላት በሚመቱበት ሰዓት ለምሳሌ ዘመን መለወጫ እንቁጣጣሽ ማለት ነው ፋሲካ በሚሆንበት ሰዓት ወይም ገና በሚሆንበት ሰዓት የጾም ሰዓታትን አሳልፈን የሚገደፍበት ሰዓት ላይ ዶሮ የመስራት የተለመደ ባህል አለ ስለዚህ እኔ ዶሮ ወጥ በጣም

በምንጣፍ ላይ ትቀመጣለህ? በምንጣፍ ላይ አልቀመጥም እኛ ቤት ምንጣፍ ላይ ሳይሆን ሶፋ ላይ ነው የምንቀመጠው የለመድነው ነገር ሶፋ ላይ ቁጭ ማለት ነው። ምንጣፍ ላይ ቁጭ ብዬ አላውቅም ከሶፋዎች ኩርሲ ጋር ወይም ምኝታ ቤት ከገባው ደግሞ አልጋ ላይ ጋደም እላለሁ እንጂ። ምንጣፍ ላይ ተቀምጬ አላውቅም ምንጣፍ ላይ መቀመጥም ልምድ የለኝም እስካሁን ድረስ ማለት ነው። ስለዚህ ምንጣፍ ላይ አልቀመጥም።

የምትወደው ቀለም ምንድነው? እንግዲህ የተለያዩ ቀለሞች አሉ ነጭ አለ ጥቁር አለ ሰማያዊ አለ። ቢጭ አለ ቀይ አለ የተለያዩ ነገር የተለያዩ ቀለሞች አሉ። እኔ በልብስ አሁን በተለይ ልብስ ጋር በተገናኘ በጣም ምወደው ቀለም ሰማያዊ የሚመስል ቀለም ጥቁርም ያልሆነ ነጭም ያልሆነ እንደ ሰማይ ነገር የሆነ ቀለም እወዳለሁ። ቀይ ነገር አልወድም እኔ ቀይ ቀለም የሆነ ነገር አልወድም። ስለዚህ ሰማያዊ ቀለም እወዳለሁ እመሰግናለሁ።

የዛሬ የመጀመሪያ ምግብህ ምን ነበር ለሚለው ጥያቄ እንግዲህ እንደሚታወቀው እኛ ሀገር በአሁኑ ሰዓት የገና ጾም ጨርሰን የልደት ባዕልን አክብረን ሁሉም ፍስክ የሚበላበት ሰዓት ላይ ስለሆንን የፍስክ ምግቦችን ነው ብዙ ሰዓት የምናዘወትረው ስለዚህ የዛሬ ጠዋት የበላሁት ጥብስ ነው። ቁርሴን የበላሁት ጥብስ ነው ምሳ ሰዓት ላይ ደግሞ ወጥ በልቻለሁ የስጋ ወጥ ማለት ነው። ስለዚህ ዛሬ የመጀመሪያ ምግቤ ጥብስ ነበር

እድለኛ ነገር አለህ? እድለኛ ነኝ ብዬ አምናለሁ እንግዲህ ብዙ ነገሮችን በተለይ እጣ ጋ በተገናኘ ይደርሰኛል ማለት ነው። እጣ ጋ በተገናኘ ብዙ ጊዜ ይደርሰኛል። ያው እድል ማለት ይሄ ነው ሎተሪ ወይም እጣ ማንኛውም እጣ የሚደርሰን ከሆነ ቅድሚያ የሚደርሰን ከሆነ እድል አለን ብዬ አምናለሁ። እኔ በግሌ እና እኔም የተለያዩ እጣዎች በሚወጡበት ሰዓት እድል ይደርሰኛል እድለኛ ነኝ። ስለዚህ እድለኛ ነገር አለህ ወይ ለማለት? አዎ አለኝ ብዬ አምና

መዝገቦችን ታስቀምጣለህ? መዝገቦችን በአግባቡ የመያዝ ነገር ክፍተት አለብኝ። እውነት ለመናገር። እና መዝገቦችን በአግባቡ አልይዝም። እረሳለሁ የት እንዳስቀመጥኳቸውም አላውቅም። እና አሁን አሁን ያው ብዙ ጊዜ በመስመር ላይ የሚያስፈልጉ ነገሮችን የመመዝገብ ልምድ አለኝ። ስለዚህ በጎግል አካውንቴ ላይ እሚጠቅሙና እሚያስፈልጉ ነገሮችን በሙሉ መመዝገብና ማስቀመጥ ልምድ እያዳበርኩ ነው። ግን መዝገቦችን አልይዝም አመሰግናለሁ

እንደገና ጥቅም ላይ ማዋል ታደርጋለህ? ያው ብዙ ነገሮች በአሁኑ ሰዓት የኑሮ ውድነቱ በጣም ከፍተኛ በመሆኑ የተነሳ ነገሮቹን በተደጋጋሚ መጠቀም ካልመድን ምናልባትም ኑሯችን አስቸጋሪ ነገር ውስጥ ሊገባ ይችላል። ኑሯችን በጣም አስቸጋሪ ነገር ውስጥ ሊገባ ስለሚችል ነገሮችን በተደጋጋሚ መጠቀም መልመድ አለብን። ለምሳሌ ልብስ ጋር በተገናኘ ጫማዎች ጋር በተገናኘ በተደጋጋሚ መጠቀም ማንችል ከሆነ ወይም ልብሶቹን እያስተካከልን እየጠገን መልበስ መቻል። ካልለመድን በጣም አስቸጋሪ ነው አዳዲስ ልብሶችን መግዛት አንችልም። ቶሎ ቶሎ ጫማ መቀየር ያስቸግረናል መሰረታዊ ሚባሉ ፍጆታዎችን እንኳን ለማሟላት ከኑሮ ውድነቱ የተነሳ ሊያስቸግረን ስለሚችል እንደገና ጥቅም ላይ ማዋል ግዴታ ነው ማለት ነው። ስለዚህ እንደገና ጥቅም ላይ ማዋል ታደርጋለህ? የሚለው አዎ እንደገና ጥቅም ላይ መዋል እወዳለሁ አደርጋለሁ። አመሰግናለሁ

ነገሮችን በስርዓት ታስቀምጣለህ? ይላል ጥያቄው ለዚህ መልስ አዎ አስቀምጣለሁ ነገሮችን በስርዓት ማስቀመጥ ካልቻልን የምንፈልጋቸውን ነገሮች ድጋሚ ስንፈልጋቸው በቀላሉ ማግኘት እንቸገራለን። በጣም አስፈላጊ የሆኑ ነገር የሆኑ ነገሮችን ሊጠፉብን ይችላሉ ስለዚህ ድጋሜ ማግኘት ልንቸገር ማግኘት ልንቸገር እንችላለን። ስለዚህ ነገሮችን በስርዓት ማስቀመጥ የእያንዳንዱ ሰው ሀላፊነቱ ሀላፊነት ነው ብዬ አስባለሁ። እና እኔም በግሌ ነገሮችን በስርዓት አስቀምጣለሁ። ነገ በሚያስፈልጉኝ ሰዓት በቀላሉ ማግኘት እንድችል በመስመርና በማስቀመጥ በየአይነቱ እየከፋፈሉ ነገሮችን አስቀምጣለሁ ስለዚህ በቀላሉ በምፈልገው ሰዓት ማግኘት እችላለሁ ማለት ነው። ነገሮችን በስራአት ታስቀምጣለህ? ለሚለው አዎ አስቀምጣለሁ

ምን ያህል ምን ያህል ጊዜ ወደ ገበያ ትሄዳለህ? ለሚለው እኔ በተደጋጋሚ ወደ ገበያ ቶሎ ቶሎ አልሄድም ምናልባት ባለቤቴ ስላለች እሷ የሚያስፈልጉ ነገሮችን ብዙ ጊዜ የምትገዛው እሷ ነች ስለዚህ ቶሎ ቶሎ ወደ ገበያ የምትሄደው እሷ ናት እንጂ እኔ ቶሎ ቶሎ ወደ ገበያ አልሄድም። ምናልባት ግን ከሳምንት አንድ ቀን ቅዳሜ ቅዳሜ ወደ ገበያ ሄጄ የሚያስፈልጉ ነገሮችን ወሳኝ የሆኑ ነገሮችን እና እኔ መግዛት የምችላቸውን ነገሮች ቅዳሜ ቅዳሜ ወደ ገበያ በማምራት እገዛለሁ። በተለይ ከሳምንት አንድ ቀን ማለት ነው ከሳምንት አንድ ቀን ገበያ እገባለሁ የሚያስፈልጉ ነገሮችን እገዛለሁ። ባለቤቴ መግዛት የማትችላቸውን ነገሮች ማለት የተሻለ እኔ አይነታቸውን የማውቃቸው ወንዶችም የገዟቸው ነገሮች ካሉ ቅድሚያ እኔ ነኝ የምገዛቸው። ከዛ ውጪ ግን የቤት ውስጥ ፍጆታ የሚባሉ ነገሮችን አስቤዛ የሚባሉ ነገሮችን የምትገዛው እሷ ናት ማለት ነው። አመሰግናለሁ

የስራ ቦታ ደህንነት እንዴት ነው የስራ ቦታ ደህንነታችን ጥሩ ነው። በማንኛውም ሰዓት ስራ ቦታ ላይ መስራትና በነጻነት መንቀሳቀስ እንችላለን ምንም አይነት የደህንነት ስጋት የለብንም። ምናልባትም ከስራ ቦታችን ውጪ ግን ከፍተኛ የሆነ የደህንነት ችግር አለ በተለይ አሁን ሀገራችን በከፍተኛ ሁኔታ እየታመሰች ነው የምትገኘው። በተለያዩ ቡድኖች መካከል ከፍተኛ የሆነ ጦርነት እየተደረገን ያለው በዛ ምክንያት ከስራ ቦታ ውጪ አሁን ከፍተኛ የሆነ ችግር ነው ያለው። ስራ ቦታችን ውስጥ ግን ደህንነቱ የተጠበቀ ነው ማለት ነው። አመሰግናለሁ

አቧራ ችግር ይፈጥርብሃል? ለሚለው ጥያቄ አቧራ አዎ በጣም ችግር ይፈጥርብኛል። በተለይ አቧራ በሚበዛበት አካባቢ መንቀሳቀስ አይኔ ውስጥ ስለሚገባ። አይኔ አካባቢ በጣም እንዲያሳሸኝና አለርጅክ እንዲፈጠርብኝ ያደርጋል። ስለዚህ አቧራ የሚበዛበት አካባቢ መንቀሳቀስ አቧራው ፊቴ ላይ እንዲያልፍ ያደርጋል እና ትንሽ ቆዳ አካባቢ ችግር እንዲፈጠርብኝ ስለሚያደርግ። አቧራ ችግር ይፈጥርብኛል ብዙ ጊዜ

የስራ ግምገማ ተደርጎልሃል የስራ ግምገማ ይደረጋል ሁሌም ግምገማ አወንታዊም አሉታዊም ግምገማ ሊደረግ ይችላል ውጤቱ ማለት ነው። ግን ግምገማ የሚደረገው በእኛ ስራ ብዙ ጊዜ በተማሪዎች አማካኝነት ነው ተማሪዎቹ። ምን አይነት አስተማሪ እንደሆን ምን አይነት ደካማ ጎን ምን አይነት ጠንካራ ጎን እንዳለን። ተማሪዎቹ ለእኛ ውጤት ይሰጡናል ተማሪዎቹ ውጤት ከሰጡን በኋላ ደግሞ ከተማሪዎቹ ውጤት ተነስተን ጠንካራ ጎኖችን እንዲቀጥሉና የተሻለ አድርገን አበርትተን እንድንቀጥል ደካማ ጎናችን እንድናስተካክል ስለሚያግዙን። ግምገማ ጥሩ ነው ግምገማ እደረጋለሁ

ቀትር ምን ትመገባለህ? ቀትር ላይ እንግዲህ ምግብ በእርግጥ ያን ያክል ምግብ መርጠን የምንበላበት እንትን ላይ አይደለንም ምክንያቱም ከኢኮኖሚካሊ ከፍተኛ የሆነ ወጪ ስላለብን ምግብ መርጠን የምንመገብበት ጊዜ አይደለም ግን ብዙ ጊዜ ምሳ ሰዓት ላይ ወይም ቀትር ላይ የምንመገበው ምግብ። በግል የኔ ስጋ ነገሮችን ብመገብ ደስ ይለኛል። ምክንያቱም እሱን ተመግቤ እንቅስቃሴ ወደ ስራ ስለምንገባና እንቅስቃሴ ስለምናደርግ። እሱን መመገብ በጣም ደስ ይለኛል። አመሰግናለሁ

ከቤትህ ስራ ምን ያክል ይርቃል ምን ያህል ይርቃል ለሚለው ጥያቄ? ከቤቴ እስከ አስራ ቦታዬ በጣም ሩቅ የሚባል አይደለም። በግምት ከቤቴ እስከ አስራ ቦታዬ በእግር ለመጓዝ ሰላሳ ደቂቃ አካባቢ የሚወስድ ሲሆን። በመኪና ግን እስከ አስር ደቂቃ እስከ አስራ አምስት ደቂቃ ባለው ጊዜ ውስጥ መድረስ ይቻላል። እና በግምት ሁለት ኪሎ ሜትር አካባቢ ሁለት ነጥብ አምስት ኪሎ ሜትር አካባቢ ከቤቴ እስከ ስራ ቦታዬ ርቀት ይኖራል ብዬ አስባለሁ

የትኛውን በዓል ትወዳለህ? እንግዲህ በሀገራችን የሚከበሩ በጣም ብዙ በዓላት አሉ ከነዛ በዓላት መካከል የገና በዓል የጥምቀት በዓል የዘመን መለወጫ በዓል የመስቀል በዓል እንዲሁም የፋሲካ ወይም የትንሳኤ በዓል የሚባሉት ዋና ዋና በዓላት መካከል የሚጠቀሱ ናቸው። ከእነዚህ በዓላት በጣም በከፍተኛ ሁኔታ የምወደው የፋሲካም በዓል ነው። የፋስካም በዓል በጣም የምወደው በዓል ሲሆን። ከዚህ በመቀጠል ግን እንቁጣጣሽ በጣም የሚያስደስተኝና እንቁጣጣሽ ወይም አዲስ አመት በኢትዮጵያ የዘመን መለወጫ የሚባለው መስከረም አንድ ቀን የሚከበረው በዓል ነው። እሱን በጣም የምወደውና የሚያስደስተኝ በዓል መካከል አንዱንም አመሰግናለሁ

ከስራ ሰዓት በኋላ ትሰራለህ? አዎ እሰራለሁ። ብዙ ጊዜ እንግዲህ እኛ የተለያዩ ነገሮችን በበቂ ሁኔታ ለመዘጋጀት ለማንበብ እና በቂ እውቀት ለማግኘት በስራ ሰዓት ብቻ በቂ አይደለም። ስለዚህ ከስራ ሰዓት ውጪ በተለይ ማታ ማታ ከሁለት ሰዓት ወይም ከአንድ ሰዓት እስከ አራት ሰዓት ባለው ጊዜ ውስጥ። የተለያዩ ጽሁፎችን አነባለሁ። የሚያስፈልጉ ነገሮችን እዘጋጃለሁ። የተለያዩ ፓወር ፖይንቶችን አዘጋጃለሁ በግሌ የሚያስፈልጉኝ ነገሮች ተጨማሪ እውቀት የሚጨምሩልኝን ተጨማሪ ነገር የሚሰጡኝን ነገሮች ቁጭ ብዬ አነባለሁ ስራ እሰራለሁ ማለት ነው። ስለዚህ ከስራ ሰዓት ከስራ ሰዓት በኋላ ትሰራለህ የሚለው አዎ እሰራለሁ

ቤትክን እንዴት ታስውባለህ? ቤቴን እንግዲህ በተለያዩ ነገሮች አስውባለሁ በተለይ ደግሞ በቀለምና በምንጣፍ ነው በዋናነት የማስበው። ቤቱን ብዙ ግዜ የተቀባው ቀለም ለብዙ ግዜ የሚቆይ ከሆነ የቤቱ ቀለም በጣም ይደበዝዝ እና ቆሻሻ የሚመስል ነገር ይኖረዋል ማለት ነው። እሱን እንግዲህ መከላከል የሚቻለው ሌላ አዲስ ቀለም በመቀባት እና የቤቱን ውበት ወደ ነበረበት በመመለስ ቤቱን ማስዋብ ይቻላል። በሌላ በኩል ደግሞ አዳዲስ ምንጣፎችን በመግዛት ምንጣፉ ቆንጆ ከሆነ የቤቱ አዲስ ውበት እንዲሰጠው ያደርጋል። በሌላ መንገድ ደግሞ ቤታችንን ማስዋብ ምንችለው መጋረጃ አዲስ መጋረጃ በመግዛት የቆሸሹ መጋረጃዎችን መጋረጃዎችን በማጠብና ንዑህ በማረግ የቤቱን ዉበት መጨመር እንችላለን። ከዚ ጋር በተገናኘ የቤቱን አቀማመጥንም መቀየር ይቻላል። የቤቱን የውስጥ አቀማመጥ ለምሳሌ የፍርጁን ቦታ የቴሌቭዥኑን ቦታ የሶፋውን ቦታ እንዲያምር በማድረግ ታችን ውበት እንጨምራለን

ስራዎቹን በቅደም ተከተል ታስቀምጣለህ? አዎ ስራዎችን በቅደም ተከተል አስቀምጣለሁ። በተለይ በተለይ ደግሞ ጠዋት ወደ ስራ በምገባበት ሰዓት በጣም ብዙ ስራዎች የሚበዙብኝ ከሆነ እነኚህን ስራዎች ቅደም ተከተል እሰጣቸዋለሁ ቅደም ተከተል ሰጥቼ በ ጽፌ በወረቀት ላይ ፊት ለፊት ቁጭ አደርግና ቅድሚያ መስራት ያለብኝን ስራ ከፊት ለፊት በማየት እሰራለሁ። በተከታይ ደግሞ መስራት ያለብኝ ስራ ምንድን ነው ሚለውን እንዲሁም ወረቀት ላይ በማየት እሰራለሁ እንደዛ ማላደርግ ከሆነ። የስራዎቼን ቅደም ተከተል ማላወጣ ከሆነ ግን ቀኑን ሙሉ አላ አላስፈላጊ የሆኑ ስራዎችን ልሰራ እችላለሁ። ወይም ደግሞ ጊዜየን ሶሻል ሚዲያ ማህበራዊ ሚድያ ላይ ላጠፋ ስለምችል። በዋናነት ስራዎችን በቅደም ተከተል አስቀምጬ በነዛ ቅደም ተከተል አማካኝነት ስራዎችን እሰራለሁ። አመሰግናለሁ

ስራህን ትወደዋለህ? አዎ ስራዬን እወደዋለሁ ስራዬን በአግባቡ ነው የምሰራው። ስራዬን በጣም ነው የምወደው በተለይ ደግሞ ስራዬን እንደወደው ከሚያደርጉኝ ነገሮች መካከል። ሁል ጊዜ ከቀን ወደ ቀን ስራዬን ራሴን አፕዴት ለማድረግ አነባለሁ። እውቀት እጨምራለሁ ጠቅላላ እውቀትም ሆነ ሙያው እውቀቶችን እንድጨምር ያግዘኛል ስራዬ ማለት ነው። ስራዬን ግን አንዳንዴ እንድጠላ የሚያደርጉኝ ነገሮች አሉ። ስራዬን እወደዋለሁ ነገር ግን የምወደውን ስራዬን ስራዬ ያለኝን ፍቅር እንዲቀንስ የሚያደርጉኝ ነገሮች። በተለይ ከ ከፍያ ጋር በተገናኘ ያሉ ነገሮች ስራዬን ከስራዬ ጋር የነበረኝን ፍቅር እንዲቀንስ ያደርገኛል ማለት ነው። በአግባቡ ክፍያ አይከፈልም የልፋታችንን የድካማችንን ያክል የክፍያው መጠን አይሆንም ማለት ነው። በዚህ ምክንያት ለስራ ያለኝ ፍቅር እንዲቀንስ ያደርጋል። ከዛ ውጪ ግን አሁን ባለው ነገር ለስራዬ ያለኝ ፍቅር ከፍተኛ ነው። ስራዬን እወደዋለሁ

በገበያ ዋጋ መደራደር ትችላለህ ወይ? በገበያ እንግዲህ በጣም ዋጋ መደራደር ከማልችልባቸው ነገሮች ከማይችሉ ሰዎች መካከል እኔ አንዱ ነኝ። በጣም ብዙ ዋጋ መደራደር አልችልም። ብዙ መከራከር እና ብዙ ነገሮችን ዋጋ ማስቀነስ አልችልም በጣም እቸገራለሁ። እና በጠሩልኝ ዋጋ ሁሉ እገዛለሁ ምክንያቱም መከራከር ስለማልወድ ስለማልችል ማለት ነው። ስለዚህ በገበያ ዋጋ መደራደር አልችልም

በእጅ የሚሰራ ስራ ታደርጋለህ ወይ? በእጅ የሚሰሩ ስራዎች በርግጥ ጥሩ የሆነ ጥራት ያላቸው ናቸው ብዙ ጊዜ የሚሰሩ ስራዎች። ነገር ግን ብዙ ሰው በእጁ ሰርቶ የሚያቀርባቸው ነገሮች አትራፊ ስለማይሆኑ በእጅ የሚሰሩ ሰዎች ቁጥር ዝቅተኛ በመሆኑ ምክንያት አቅርቦት ስለሌለ እንጂ በእጅ የሚሰሩ ስራዎችን ባገኛቸው እጠቀማለሁ። ወይም አደርጋለሁ ግን አሁን በእጅ የሚሰሩ ስራዎችን ስለማላገኝ አልጠቀምም ወይም አላደርግም ማለት ነው

በልጅነትህ የምትወደው ጨዋታ ምንድነው? ይላል እንግዲህ በልጅነቴ በጣም ብዙ ጨዋታ እወዳለሁ በጣም ሲበዛ ጨዎታ ወዳጅ ነኝ። ጨዎታ ከመዉደድ የተነሳ ወደ ትምህርት ቤት ከመሄድ ይልቅ ትምህርት ቤት እሄዳለሁ ብዬ ወጥቼ። ጨዎታ የምውልበት በጣም ብዙ ቀናቶችን ነበሩ የማስታውሳቸው እና በዛ ምክንያት እገረፍ ነበር። እና ከምጫወታቸው ጨዋታዎች መካከል እንዴ ለማአንዴ የሚባል ጨዋታ ነበረ። የእግር ኳስ ጨዋታ ነበረ። የሩጫ ውድድሮች ነበሩ። እርስ በርሳችን በጭቃ የመመታታት ጭቃ ዙሮች የሚባል ጨዋታ ነበረ። እና በልጅነቴ እነዚህን ጨዋታዎች በሙሉ ተጫውቻለሁ። ዋና ነበረ ባህር አካባቢ በመሄድ ወንዝ አካባቢ በመሄድ እንዋኛለን ከጓደኞቻችን ጋር ነው ሆነን እንዋኛለን። ፈረስ መጋለብ ነበረ አህያ መጋለብ እነዚህ እነዚህን በሙሉ ጨዋታዎችን ተጫውቻለሁ። ከእነዚህ ጨዋታዎች መካከል በጣም የምወደውና የሚያስደስተኝ የእግር ኳስ ጨዋታ ነበረ እና ብዙ ጊዜን በእግር ኳስ ጨዋታ ነበር የማሳልፈው። እወድ ነበር ማለት ነው።

የምትወደው መክሰስ ምንድነው? የምወደው መክሰስ እንግዲህ ብዙ ጊዜ እንደዚህ ቂጣ ነገሮችን መክሰስ ብመገብ ደስ ይለኛል። ጨጨብሳ ነገሮችን የቂጣ ፍርፍር ማለት ነው ጨጨብሳ በእኛ ሀገር የባህል ምግባችን ነው። የቂጣ ፍርፍር ነው እና የቂጣ ፍርፍር እና እንደዚህ ነገሮችን ቀለል ያሉ ነገሮችን ብመገብ ቆሎ ነገር ቆሎ በጣም ስለምወድ ቆሎ ነገሮችን መክሰስ ላይ በጣም እወዳለሁ። ግን መክሰስ ላይ ወጥ ነገር ወይ ጥብስ ነገር እንደዚህ መመገብ አልፈልግም። ምክንያቱም እራት ሰዓት ላይ ምግብ ስለሚዘጋኝ የእራት ሰዓት ምግቤን ስለሚሻማብኝ። ቀለል ያሉ ነገሮችን መክሰስ ላይ መጠቀም እወዳለሁ። አመሰግናለሁ

አዲስ ቴክኖሎጂ መማር ትወዳለህ? አዎ አዲስ ቴክኖሎጂ መማር እወዳለሁ። እኔ አዳዲስ ነገሮችን ማወቅ ለማወቅ ከፍተኛ የሆነ ጉጉት ነው ያለኝ። አዳዲስ ነገሮች ማለት አዳዲስ ቴክኖሎጂ ማለት አዳዲስ እውቀት ናቸው። ቴክኖሎጂ አዲስ ቴክኖሎጂ በመጣ ቁጥር ወዲያው ያን ቴክኖሎጂ ማወቅ። ካልቻልን ከቴክኖሎጂ ጋ ከአሁን ካለው ነባራዊ ሁኔታ ጋ አብረን መጓዝ አብረን መንቀሳቀስ ስለማንችል። አዳዲስ ነገሮች አዳዲስ ቴክኖሎጂ አዳዲስ እውቀት ሲመጣ ወዲያው መያዝ እና ማወቅ መቻል አለብን ማለት ነው። እንደዛ ካልሆነ ግን ብዙ የሚያመልጡን ኢኮኖሚያዊ ጉዳዮች አሉ ብዙ የሚያመልጡን እውቀቶች አሉ ጥበቦች አሉ ማለት ነው። እና እኔ አዳዲስ ቴክኖሎጂ መማር በጣም እወዳለሁ

የምታውቀው አንድ ምሳሌ ንገረኝ እንግዲህ ምሳሌያዊ አነጋገር በጣም ብዙ አሉ የማውቃቸው ከነዛ መካከል የእነ ቶሎ ቶሎ ቤት ግድግዳው ሰንበሌጥ ይባላል። ሲሮጡ የታጠቁት ሲሮጡ ይፈታል የሚባልም ሌላ አባባል አለ ምን ማለት ነው? ይሄ ነገሮቹን ቸኩለን የምናደርግ ከሆነ ነገሮቹን በእርጋታና በማስተዋል የማናደርጋቸው ከሆነ። ቶሎ ይበላሻሉ ቶሎ እንደገና ወደ ስራ ተመልሰን ጥገና ቶሎ እንጀምራለን። ስለዚህ ነገሮችን ስንሰራ በማስተዋልና በእርጋታ በጥራት መስራት መቻል አለብን በስርዓት ያልሰራነው በጥራት ያልሰራነው ነገር። የምንፈልገውን ጊዜ ያክል አይቆይልንም የምንፈልገውን ያክል ጥራት አይኖረውም። ቶሎ በቶሎ በአጭር ጊዜ ውስጥ ስለሚበላሽ በአጭር ጊዜ ውስጥ ወደ ጥገና እንመለሳለን ስለዚህ። በፍጥነት በችኮላ የሚሰሩ ስራዎች በሙሉ ውጤታማ እንደማይሆኑና ቶሎ ጥገና እንደሚፈልጉ ለማመልከት የተሰጠ የተሰጠ ወይም የሚነገር ምሳሌያዊ ንግግር ነው አመሰግናለሁ

ስንት? ኢሜል ትልካለህ እንግዲህ በቀን ምን ያክል ኢሜል እንደምልክ መዝግቢው አላውቅም። በቀን ሁሌ ተመሳሳይ ኢሜልም አልልክም የማልክበት ቀንም አለ ብዙ ኢሜል ደግሞ በአንድ ቀን የምልክበት ሊኖር ይችላል። ነገር ግን በጣም ስራዎች ሲበዙ ወይም የተለያዩ ጉዳዮች ሲገጥሙኝ ብዙ ኢሜሎችን ለተለያዩ አካላት ልልክ እችላለሁ። ደግሞ ምንም አይነት ስራ ከሌለና ኢሜል በሚያስፈልግበት ጊዜ የሚያስፈልግበት ጉዳይ ሊኖር ይችላል እንደዛ ከሆነ ምንም አይነት ኢሜል በቀን ውስጥ ላለክ እችላለሁ ማለት ነው። በዚህ በዚህ ምክንያት ኢሜል ላልክ እችላለሁ ግን በአማካኝ በቀን ሁለት ኢሜል ልልክ እችላለሁ። በቀን በአማካኝ ሁለት ኢሜል ልልክ እችላለሁ። አመሰግናለሁ

ልደትክን እንዴት ታከብራለህ? ልደቴን እንግዲህ ብዙ ሰው እንደሚታወቀው ልደቱን ለልደቱ በጣም የተለየ ቦታ አለው ልደቱን በከፍተኛ ወጪ በማውጣት። ልደቱን ያከብራል። ነገር ግን እኔ ጋር ደግሞ በተቃራኒ ነው ልደቴን። ያን ያክል ትልቅ ቦታ ሰጥቼ አክብሬ አላውቅም። ያው የተወለዱት ገጠር እንደመሆኑ መጠን ገጠር ውስጥ ልደት አይከበርም። ልደት ከማስተዋስ ውጭ ዛሬ ልደት ነው ከማለት ውጭ ምንም አይነት የልደት የማክበር ስነ ስርዓት የለም። ስለዚህ እኔም እስካሁን ድረስ በጣም በዛ ቢባል ዳቦ ተገዝቶ የዳቦ መቁረስ መስራት ሊኖር ይችላል ከዛ የዘለለ ልደቴን አክብሬ አላውቅም

መታጠቢያ ቤት ውስጥ ትዘምራለህ ይላል። አዎ መታጠቢያ ቤት ውስጥ እንግዲህ በተደጋጋሚ ወይ መዝሙር ወይ ዘፈን ድምጽ አሰማለሁ። መታጠቢያ ቤት ስንገባ የሆ ቅዝቃዜ ምናልባትም የሆነ ድምጽ እንድንዋጣ ሊገፋፋን ይችላል። ስለዚህ በዛ ምክንያት እኔም መዝሙር ሊሆን ይችላል። ዘፈን ሊሆን ይችላል። ብቻ ድምጽ ነገር በማውጣት መታጠቢያ ቤት ውስጥ ታጥቤ እስኮወጣ ድረስ እቆያለሁ።